አዎ ብዙዎቻችን እድል ያመጣልኛል ብለን የምናስበው ቁስ ይኖራል። ይህ ነገር ውድ አልማዝ ወይም ወርቅ ላይሆን ይችላል። ነገር ግን በውስጡ የያዘው ትዝታና ስሜት በገንዘብ አይለካም። ለኔ እድለኛ የምላት ነገር ምናልባት ከምትወደው ሰው የተሰጠች ቀለበት ያረጀ ሰዓት ወይም ደግሞ በኪሴ የማል ለያት ትንሽ ማስታወሻ ልትሆን ትችላለች። ይቺን ነገር ስይዝ በራሴ የመተማመን ስሜት ይጀምራል። በርግጥ ቁስ ብቻውን ተዓምር አይሰራም። ነገር ግን ያንን ነገር ስመለከት የመጣልኝ አዎንታዊ ስሜትና ብርታት። ለስራዬና ለውሳኔዎቼ ስኬት ምክንያት ይሆናል። እድለኛ ነገር ማለት በፈተና ውስጥ ሆነው አይዞህ የሚለን የዝምታ ድምጽ ነው። እውነተኛ እድል የሚመጣው ከውስጣችን ነው። ነገር ግን እንደዚህ ያሉ ማስታወሰዎች አእምሮአችንን በተስፋ እንዲሞላ ይረዱታል። አንድ ነገር እንደ እድለኛ ስንቆጥረው ለዚያ ነገር ያለን ክብርና ጥንቃቄ በህይወታችን ላይ በረከትን ይጨምራል። የሄድኩበት ቦታ ሁሉ ያችን ነገር መያዝ ብቻ ድህነትና ሰላም እንዲሰማኝ ያድርገኛል። እድል በበሩን ሲያንኳኳ በዝግጅት እንድንጠብቅ የሚያስታውስ ምልክታችን ነው። ስለዚህ እኔ የራሴ የምላት እድለኛ ነገር አለች

ጣሙን እወደዋለሁ ግን መጠኑን እጠነቀቃለሁ። ጨው ለምግብ ጣም የሚሰጥ ያለ እርሱ ብዙ ምግቦች አፋችን ላይ የማይሞሉ የሚመስሉ ድንቅ ቅመም ነው፤ ነገር ግን ጫው የሁለት ስለት ጎራዴ እንደሆነም መዘንጋት የለብንም። በምግብ ውስጥ ጨው ከሌለ ምግቡ አልጫ ይሁን ላንቃ የማይሞላ ይሆንብናል። የሀገራችን ምግብ ስናስብ ጨውና በርበሬ ተዋህደው የሚፈጥሩት ጣዕም ልዩ ነው፤ ሆኖም ግን ጨው በጣም ሲበዛ የምግብ እውነተኛ ጣዕም ይሸፍነዋል። እኔ በግሌ የምግብን ኦሪጅናል ጣዕም ማጣጣም ስለምፈልግ ጨው መካከለኛ እንዲሆን እመርጣለሁ። ጨው መጨመር የሚገባን ምግቡ እንዲጣፍጥ እንጂ ምላሳችን እንዲያቃጥለው መሆን የለበትም ትክክለኛው የጨው መጠን ምግብን ወደ ጥበብ ይለውጣል ከጣም ባለፈ ስለጤናችን ማሰብ ግድ ይላል። ብዙ ጨው መመገብ ከደም ግፊትና እና ከሌሎች የጤና እክሎች ጋር በተያያዘ መሆኑን የህክምና ባለሙያዎች ይነግሩናል። ስለዚህ ምላስ የለመደውን ሆድ አይችለውም እንደሚባለው ጨው በብዛት ከመጨመር ይልቅ በተፈጥሮአዊ ቅመሞች ጣዕምን ከማጣፈጡ ለጤናችን እጅግ ተመራጭ ነው። ራስን መውደድ ማለት የምንመገበውን ነገር መጠን ማወቅ ነው። ጨው ለምግብ እንጂ ለጤና ጠንቅ መሆን የለበትም። ስለዚህ እኔ ጨው በልክ መጠቀምን እመርጣለሁ።

አዎ ቅርጻት የቤቴ ውበትና የባህል መታውቂያ ነው። ቅርጻት ለእኛ ለኢትዮጵያ ከቁስም በላይ ነው። በሰንበቴ በዳቦና በባላቶች በረከት ተሸክሞ ከቤት ቤት የሚመላለስ የአብሮነት ምልክታችን ነው። በእጅ የተሰሩ ቅርሰቶች ውጤቶች የኢትዮጵያ እናቶች ትግስተናል እና ጥበብ ያሳያሉ። ለገበያ ስንበጣ ፕላስቲክ ከመጠቀም ይልቅ በቅርጫ መገበያየት ለአካባቢያችን ጥበቃ ትልቅ አስተዋጽኦ አለው። በቤት ውስጥም ቢሆን ፍራፍሬዎችን ለማስቀመ፣ ዳቦ ለማቅረብ፣ ወይም ቁሳቁሶችን በስርዓት ለመድረድር፣ ቅርጫት የማይተካ ሚና አለው። ያ የተፈጥሮ ሳርና ስፌት የሚፈጥረው ውበት ለቤት ውስጥ ድባብ ልዩ ህይወት ይሰጣል። ቅርጻት የተፈጥሮን ስጦታ ከሰው ልጆች ጥበብ ጋር አዋህዶ የሚይዝ መያዣ ነው። ብዙ ጊዜ ቅርጫት ስንመለከት የገጠር ትዝታችን የእናቶቻችን ምርቃት እና የደግነት ዘመን ይታወሰናል ቅርጫት ሞልቶ ማየት የመበልጸግ እና የጥጋት ምልክት ተደርጎ ይወሰዳል። ዛሬ ላይ ዝምና ቢያውልም የራሱን መያዣዎች ቢያመጣ እንደ ቅርጫት ያለ ለአይን እረፍት የሚሰጥና ታሪክን የሚዘክር እቃ ግን በቀላሉ ላይ አይገኝም። እኔ ለቤቴ ቅርጫችን የምመርጠው ለጥንካሬ ብቻ ሳይሆን ለሚሰጠው ሰላማዊ ስሜት ጭምር ነው። ስለዚህ እኔ ቅርጫት አለኝ እጠቀማለሁ።

ከማህብራዊ ድምዝ ባለፈ ለህይወቴ መረጋጋትና ለእድገት የሚረዱ እድሮች አሉ። አንድ ስራ ቦታ ተመራጭ የሚሆነው የሚከፍለው ገንዘብ ብቻ ሳይሆን ለስራተኞች ነው የሚያቀርቧቸው ተጨማሪ ጥቅማት ጥቅሞች ጭምር ነው። ከዋናኞቹ ጥቅማ ጥቅሞች መካከል የጤና መድህን ቀዳሚ ቦታ ይይዛል። እኔና ቤተሰቤ የታመምን ጊዜ ያለ ስጋት መታከም መቻላችን ስራየ ላይ ሙሉ ትኩረት እንድሰጥ ይረዳኛል። በተጨማሪ የትራንስፖርት አገልግሎት ወይም አበል የመገብ ድጎማና የስልክ ጥቅል ስጦታዎች የእለት ተእለት ወጪን በመቀነስ ነገር ትልቅ ሚና አላቸው። እነዚህ ጥቅሞች ለሰራተኞች መሰጠታቸው ተቋሙ ለህዝብ ሀይሉ ያለውን ክብር ግምት ያሳያል። ጥቅማጥቅሞች ቁሳዊ ብቻ አይደሉም። ለምሳሌ የሚከፈልበት የአመት እረፍት፣ የስልጠና እድሎች፣ እና የትርፍ ሰዓት ክፍያዎች ትልቅ ጥቅሞች ናቸው። በተለይ ደግሞ የስራ ሰዓት ተለዋዋጭነት እና በስራ ቦታ የሚሰጥ ነፃ የትምህርት እድል ለወደፊት ስኬት መሰላል ናቸው። ጥሩ ጥቅማ ጥቅም ያለበት ድርጅት ውስጥ መስራት የሰራተኛውን ታማኝነት እና የስራ ተነሳሽነት ይጨምራል። ጥቅማ ጥቅም ማለት ለስራችን የምናገኘው ምስጋና እና እውቅና መግለጫ ነው። ስለዚህ እኔ ያሉኝ ጥቅማ ጥቅሞች ለስራዬ መትጋት ምክንያት ይሆነኛል።

አይ በሚያሳዝን ሁኔታ ይህንን ጥበብ እስካሁን እልጨበጥኩትም። ዳቦ ማብሰል ዝም ብሎ ዱቄትና ውሃ ማዋወድ አይደለም የራሱ የሆነ ትዕግስት ልምድና የእጅ የሚጠይቅ ጥበብ ነው። እኔ ግን እስካሁን በዚያ በኩል እድሉን አላገኘሁም። ዳቦን ለማብሰል ሊቱን በትክክል ማሸሸ እርሾ እንዲነሳ በቂ ጊዜ መስጠትና የመቀየሱን መጠን መጠበቅ ትልቅ ጥንቃቄ ይፈልጋል። እኔ ጊዜ ብዙ ጊዜ ሙከራዎችን ባደርግም ውጤቱ ግን ሁል ጊዜም እንደ እናቶቻችን ዳቦ ጣፋጭና ልስልስ ያለ አይሆንልኝም። አንዳንድ ሰዎች በተፈጥሯቸው ዳቦ የማብሰል በረከት አላቸው። እኔ ግን ያንን ድንቅ ጭሎታ ያላቸውን ሰዎች አድናቂ ነኝ። አሁንም ዳቦ ማብሰል ባልችልም ትኩስ የዳቦ ማዕዛዝ ሲመጣ ግን ቅድመ የምገኝ ቁንጮ ተመጋቢ ነው። ሰው ሁሉ ሁሉንም ነገር መስራት የለበትም የዳቦ በማብሰል ባልችልም ሌሎች በደንብ የሚመጣልን ሰው። ተግባራት የምወጣቸው ተግባራት አሉ ምናልባት ዳቦን የሚበላ ወጥ መስራቱን ማዱን ማዘጋጀት ላይ ጎበዝ ሊሆን ይችላል። ዋናው ነገር የልደችን ሽሎታ ማድነቅ እና በጋራ መኖር ነው የዳቦ ማዕዛ ቤት የመቀየር ሀይል አለው። ያንን ማዕዛ የሚፈጥሩትን ልጆች ደግሞ ሁልጊዜም አከብራለሁ። ወደፊት ግን ጊዜ ወስዶ ዳቦ ማብሰል የማር ፍላጎቱ አለኝ። ስለዚህ ለጊዜ ዳቦ ማብሰል አልችልም

ወደ ብዙ ቦታዎች ተጉዣለሁ ግን እያንዳንዱ ጉዞ አዲስ ትምህርት ሰጥቶኛል የሚል ነው። ጉዞ ማለት ከአንድ ቦታ ወደ ሌላ ቦታ መሄድ ብቻ አይደለም ራስን ማግኘት አዳዲስ ጳውሎስን መቅመስ እና አለምን በሌላ መነፀር ማየትም ጭምር ነው። እስካሁን ካደረኳችሁ ጉዞዎች መካከል በተለይ ተፈጥሮ በዝምታ የምታወራባቸው ገጠራማ ቦታዎች እና ታሪክ በየጎደለን የምትሄዱት ጥንታዊ ከተሞች ትልቅ ቦታ አላቸው። ለምሳሌ እንደ ላሊበላ ያሉ የታሪክ ቦታዎችን ስጎበኝ የጥንት አባቶቻችንን ጥበብና እምነት በአካል እረዳለሁ። በሌላ በኩል ደግሞ ወደ ደቡብ ኢትዮጵያ ስጓዝ የማህበረሰቡን እንግዳ ተቀባይነትና የተፈጥሮን አረንጓዴ ልብስ እመለከታለሁ። እያንዳንዱ ጉዞ አዲስ ጓደኛ አዲስ ምግብ እና አዲስ ታሪክ ያበረክትልኛል። ጉዞ ካሰብነው በላይ አእምሮአችንን ያሰፋዋል። በቤታችን ሆነን ስለ አለም የምናስበውና ሂደን የምናየው ነገር በጣም የተለየ ነው። መጓዝ ትዕግስትን ያስተምራል። ከማናውቃቸው ሰዎች ጋር እንዴት ተግባብተን መኖር እንዳለብን ያሳየናል። የትም ቦታ ብሄድ ትልቅ ጉዞ ወደ ውስጥ የሚደረጉ ጉዞ እንደሆነ ተደረድቻለሁ። ወደ አዲስ ቦታ ስንሄድ የነበረን ማንነት ተቀይሮ በአዲስ ስሜት እንመለሳለን። ስለዚህ እኔ መጓዝን እና አዳዲስ ቦታዎችን ማየት እወዳለሁ

አዎ ምክንያቱም እጅ መጨባበጥ የሰላምታ መጀመሪያ ብቻ ሳይሆን የልብ ለልብ መገናኛ ድልድይ ነው። በባላችንም ጠጅ መጫወት ትልቅ ክብር አለው። ለአንድ ሰው ያለንን ቅርበትና ቅንነት የምንገልጽበት ቀላሉ መንገድ ነው። የአንድ ሰው እጅ መጨብጠን ጤና ይስጥልኝ ስንል በመካከላችን የነበረው ርቀት ይጠፋል። ያ የቆዳ ንክኪ ብቻ ሳይሆን የመተማመንና የመቀራረብ መገለጫ ነው። በተለይ ደግሞ በራስ መተማመን በታከለበት ሁኔታ እጅን መጫባበጥ ለሰዎች አለህን አክብሮት ያሳያል። አንዳንድ ጊዜ ቃላት የሚይገልጹትን ደግነትና ግልጽነት በአንድ ጠንከር ባለ እጅ መጫባበጥ ውስጥ እናገኘዋለን። በስራ ቦታም ይሁን በማህበራዊ ህይወት ሰላምታ በእጅ በእጅ መጀመር መልካም ድባብን ይፈጥራል። እርግጥ ነው ባለፉት አመታት በጤናና በተለያዩ ምክንያቶች የእጅ መጨባበጥ ልምዳችን ላይ ለውጦች ታይተው ሊሆን ይችላል። ነገር ግን ያ በኢትዮጵያዊነት ውስጥ ያለን ጥልቅ ትስስርና መተቃቀፍ የሚጀምረው ከእጅ መጨባበጥ ነው። የሰው ልጅ ከሰው ጋር መገናኘቱ ተፈጥሮአዊ ፍላጎቱ ነው። እንጂ ስንጨባበጥ እኔ ላንተ ሰላም ነኝ አንተ ለኔ ሰላም ነህ የሚል ድምጽ የሌለው ቃል እያስተላለፍን ነው። ያንን እውቀትና ፍቅር መልሶ ማግኘት ትልቅ ደስታ ነው። ስለዚህ የኔ ሰዎ እጅን እጅ መጨባበጥና በሰላምታ መቀበል እወዳለሁ

የማከብረው በአዲስ ተስፋ በይቅርታና ከቤተሰብ ከቤተሰብ ጋር በሚደረግ ደማቅ አብሮነት ነው። አዲስ አመት ለኔ የዘመን መለው ውጫ ብቻ ሳይሆን ያለፈውን አመት መርመሬ። ለሚመጣው አዲስ ምዕራፍ ራሴን የማዘጋጅበት የታደሰ መንፈስ የማገኝበት ጊዜ ነው። የአዲስ አመት ጠዋት የሚጀምረው በቢጫ አደይ አበባ ውበት እና በቤት ውስጥ በሚታወደው የእጣን መዓዛ ነው። በባህላችን መሰረት ጎረቤት እና ዘመር ተጠራርቶ ማዕድ መጋራት ልዩ እርካታ አለው። የልጆች ጭብጨባ የእንቁጣጣ ዜማና የቡናው ቁርስ ዳቦውን ይበልጥ ያደምቀዋል። እኔ አዲስ አመትን የማከብረው ለሆድ በሚቀርብ ምግብ ብቻ ሳይሆን ለነፍስ በሚሰጥ ሰላም ጭምር ነው። የቆየው ቅሬታዎችን የምንፈታበት እና ፍቅሬን የምናድስበት የይቅርታ በወቅት ነው። ከባሉ ደስታ ጎን ለጎን አዲስ አመት አዳዲስ ግቦችን የማስቀምጥበት ጊዜ ነው። ካለፈው አመት ስህተቶች ተምሬ በተሻለ ጥንካሬና ራዕይ ወደፊት ለመራመድ ቃል እገባለሁ። ተፈጥሮ በአረንጓዴ ልብስ እንደምታደሰው ሁሉ እኔም አእምሮዬም በአወንታዊ አስተሳሰብ አድሳለሁ። አዲስ አመት ማለት አዲስ እድል አዲስ ጀምር እና አዲስ ታሪክ የመጎናጸፊያ ነጭ ወረቀት ነው። ስለዚህ እኔ አዲስ አመት በደስታና በዝግጅት እከብራለሁ።

መካከለኛና ለሰውነቶቹ የሆነ አየር ምርጫዬ ነው። ሙቀትም ሆነ ቅዝቃዜ የራሳቸው በሚኖራቸውም ልክ እንደ ሀገራችን ወይና ደጋ አየር በጣም የማይሞቅና በጣም የማይቀዘቅዝ የአየር ሁኔታ ለስራና ለእንቅስቃሴ እጅግ ተመራጭ ነው። ሙቀት ባለበት ጊዜ የሰውን መዛልና የሀይል መቀነስ ይሰማል። በሌላ በኩል ደግሞ ቅጥቃዛው ሲበዛ እንቅስቃሴያችን ይገደባል። እኔ የምመርጠው ያንን መካከለኛው ቅጽበት ነው። የጻሀይ ብርሃን በልኩ ያለበት ነፋሻማ አየር የሚነፍስበትና በነጻነት የምንተነፍስበት ጊዜ። እንደዚህ አይነቱ የሙቀት መጠን ለአእምሮ ንቃትና ለደስተኛ ስሜት ትልቅ አስተዋጽኦ አለው። በተለይ ከሰአት በኋላ ጻሀይ ሳትበረታ የምናሳልፈው ጊዜ ለኔ ከሁሉም ይበልጣል። የሙቀት መጠን ምርታችን ከምንሰራው ስራና ካለንበት ቦታ ጋር ይያያዛል። ለእንቅልፍ ቀዝቀዝ ያለ አየር ስንመርጥ ለሽርሽር ደግሞ ሞቅ የለውን ያየር ሁኔታ እንፈልጋለን ነገር ግን በየትኛውም የሙቀት መጥን ውስጥ ተፈጥሮን ማድነቅ መቻል ትልቅ ነገር ነው። ቅዝቃዜ ሲመጣ መጋለብን ሙቀቱ ሲመጣ ደግሞ ጥላ መፈለግህ እንማራለን። ለኔ ግን ምርጫዬ ሁል ጊዜ ያ ሚዛናዊ የሆነው ለነፍስም ለስጋም ሰላም የሚሰጠው መካከለኛው የሙቀት መጠን ነው። ስለዚህ እኔ መካከለኛ ሙቀት እመርታለሁ

ከስሙየም ከብራንዱ ይልቅ ለፍላጎቴና ለስራዬ የሚስማመውን ቴክኖሎጂ እመርጣለሁ። ዛሬ ስልክ ነው ያው ዝም ብሎ ለመደወል ብቻ ሳይሆን አለምን በኪሳችን ይዞ ለመዘወር። ምን ያህል ት ትልቅ ትርጉም አለው? እኔ የምመርጠው ስልክ ፈጣን ኢንተርኔት የሚያስገኝ ጥራት ያለው ምስል የሚቀርጽ እና ለብዙ ሰዓታት የሚቆይ ባትሪ ያለው መሆን አለበት። ስልኬ የስራ መሳሪያዬ የመረጃ ምንጩና ከመ ከመ ከመውደዷ ሰው ጋር መገናኛ ድልድይ ነው። በዘመናዊው አለም ስማርት ስልኮችን ህይወታችንን አቅልለውታል። መጽሐፍትን ለማንበብ አዳዲስ ነገሮችን ለመማርና የእለት ተእለት ተግባራትን ለማቀድ ስልኬን እንደረዳት እጠቀማለሁ። ነገር ግን ዋናው ቁም ነገር የስልኩ ውድነት ሳይሆን እኛ ለምን ያህል ቁም ነገር እየተጠቀምንበት ነው የሚል ነው። ምንም እ ምንም እንኳን ዘመናዊ ስልክ መጠቀም ብወድም በስልኩና በእውነተኛ ህይወት መካከል ሚዛን ለመጠበቅ እሞክራለሁ። ስልኬን ለእውቀትና ለግንኙነት ብጠቀምበትም በዙርያው ካሉ ሰዎች ጋር ያለኝን ጊዜ እንዲሻማብኝ አልፈልግም። ቴክኖሎጂ እኛን ያ ሊያገለግል ይገባል እንጂ እኛ የቴክኖሎጂ ባሪያ መሆን የለብንም። ስለዚህ የምጠቀመው ስልክ ህይወቴን ይበልጥ ውጤታማና የሚያደርግና ለእድገቴ አጋዥ የሚሆን መሳሪያ ነው። ስለዚህ እኔ ለስራዬ ምቹ የሆነውን ስማርት ስልክ እጠቀማለሁ።

አዎ በሚገባ ድር ቢያብር አንበሳ ያስር እንደሚባለው በቡድን መስራት ብቻችንን ልናሳካው ከምንችልው በላይ ታላላቅ ግቦችን እንድንመታ ይረዳናል። ለኔ ቡድን ማለት የተለያዩ ተፍ ተሰጥኦዎች እና ሀሳቤዎች የሚቀላቀሉበት ትልቅ የፈጠራ ማዕቀብ ነው። በቡድን ውስጥ ስንሆን ከራሳችን እውቀት በተጨማሪ ሌሎችን ልምድ የመክሰም እድል እናገኛለን። እኔ ደካማ በሆንኩበት ጎን ሌላው ጠንካራ ሊሆን ይችላል። እሱ በሚስተሳሰትበት ጊዜ ደግሞ እኔ ላግዘው እችላለሁ። ይህ መረዳዳት ስራ በፍጥነትና በጥላት እንዲጠናቀቅ ያደርጋል። በተጨማሪም ትልቅ ሀላፊነት ሲኖር በጋራም መሸከማችን ጫናውን ይቀንሰዋል። ሀሳቦች ሲጋጩ እንኳን ያ ግጭት ወደ አዲስ እና የተሻለ መፍትሄ የሚወስድ መንገድ እንደሆነ አምናለሁ። በቡድን መስራት ትግስትንና መከባበርን ያስተምረናል። የቡድን ስራ ትልቅ አርካታ ስኬቱ የጋራ መሆን ነው። አንደኛም በጋራ ደግመን ስናሳካው የሚሰማን ደስታ ብቻችንን ከምናገኘው ስኬት እጅግ ይበልጣል። ምክንያቱም ደስታ የሚቀራ ከጓደኞች ጋር ነው። እውነተኛ መሪትነትና ተከታይነት የሚታየው። በቡድነ ስራ ውስጥ ነው። እርስ በእርስ የተነቃቃን አንዱ የሌላውን ድጋፍ እየሆነ የምናመጣው ውጤት ለተቃውሞነት ለግል እድገት መሰረት ነው። ቡድምን ማለት አንድ ልብ አንድ አላማ ማለት ነው። ስለዚህ እኔ በቡድን መስራት እና የጋራ ታሪክ መጽሐፍ

አዎ ምክንያቱም ጊዜን በአግባቡ መምራት የውጤታማነት መሰረት ነው። የስራ ጊዜ ገደብ ወይም ዴድላይን መውጣት ስራን በወቅቱ ለመጨረስ ብቻ ሳይሆን አእምሮአችን በስርዓት እንዲያቅ እንዲያቅድና በጭንቀት እንዳይወጥር ይረዳል። የስራ ጊዜን ሳስተካክል ቅድምያ የምሰጣቸው ተግባራት እለያለሁ። ሁሉንም ስራ በአንድ ጊዜ ለመጨረስ ከመሞከር ይልቅ ጊዜን በመክፈል ትኩረት ሰጥቼ እሰራለሁ። ጊዜን በአግባቡ መገደብ የስራ መከማቸትን ይከላከላል። አንድን ስራ በጊዜ ደበብ ውስጥ በጊዜ ገደብ ውስጥ መጨረስ በራሳችን ላይ ያለንን እምነት ይጨምረዋል። ጊዜ ገደብ መኖሩ ስነፍ እንዳንሆንና እና ሁል ጊዜም ለተሻለ ውጤት እንድንተጋ ያደርጋል። ለስራ የምንሰጠው ጊዜ ጥራት ያለውና ውጤት ተኮር መሆን አለበት። ነገር ግን የስራ ጊዜ ገደብን ማስተካከል ሌላም ትልቅ ጥቅም አለው። እሱም ለግል ህይወታችን ጊዜ ማትረፍ ነው። የስራ ሰዓት ሲያበቃ የስራ ጉዳዮችን እዚያ ወጥተን ወደ ቤተሰቦቻችን እና ወደ ራሳችን የምንመለስበትን በበጀት አለብን። ጊዜውን ያልጠበቀ ስራ ድካምንና መሰለቸትን ያመጣል። እውነተኛ ስኬት የሚመጣው ጠንክሮ በመስራት ብቻ ሳይሆን ለእረፍት ና ለደስታም ጊዜ በመመደብ ነው። ጊዜን የምገድበው በህይወቴን በሙሉ አቅም ለመኖር እንጂ የስራ ባሪያ ለመሆን አይደለም። ስለዚህ እኔ የስራ ጊዜም በስርዓት አስተካክላለሁ

ምርጫዬ ብዙ ቢሆንም መልሴ ግን ማንጎ ነው። ፍራፍሬዎች የተፈጥሮ ጣፋጭ ስጦታዎች ናቸው። ለምላሳችን ጣዕም ለሰውነታችን ደግሞ ጤናና ብርታት የሚሰጡ ድንቅ ምግቦች ናቸው እያንዳንዱ ፍሬ የራሱ የሆነ ማዕዛና ጥቅም አለው። ማንጎን የምወደው በልዩ ጣም እና በልስላሴ ነው። የበሰለ ማንጎ መዓዛው ብቻውን መንፈስን ያድሳል። በተለይ በሀገራችን በብዛት የሚገኝበት ቦታ ስንመጣ። ትኩስ ማንጎ መመገብ ለኔ ትልቅ ደስታ ነው። እርግጥ ነው እንደ አቡካዶ ያለው ልስላሴ እንደ ብርቱካን ያለው ቫይታሚን ወይም እንደ ሙዝ ሀይል የሚሰጡ ፍራ ፍራፍሬዎችን የዘውትር መጫወቻየ ናቸው። ፍራፍሬ መመገብ ዝም ብሎ መራብን ለማስታገስ ሳይሆን ለቆዳችን ውበት እና ለሰውነታችን ጥንካሬ የምናደርገው ትልቅ ኢንቨስትመንት ነው። ብዙ ጊዜ ከፋብሪካ የሚወጡ ጣፈጭ ነገሮችን ከመመገብ ይልቅ ቀጥታ ከተፈጥሮ የተገኘ ፍራፍሬ መምረጥ ብልህነት ነው። ፍራፍሬዎችን አእምሮአችንን ንቁ እንዲሆንና የሰውነት በሽታ የመከላከል አቅማችን እንዲጎለብት ይረዳል። አንድን ፍራፍሬ ስንመገብ ተፈጥሮን እያመሰገን እንደሆነ ይሰማኛል። ጠዋት በቁርስ ሰዓት ወይም ከሰአት በኋላ እንደ መክሰስ የሚወስድ የፍራፍሬ ድብልቅ ቀኑን በሙሉ በንቃት እንድንቆይ ይረዳናል። ጤናማ ህይወት የሚጀምረው ከምንመገቡ ትኩስ ፍሬ ነው

አዎ ምክንያቱም አይን የነፍስ መስኮት ነው። ከአንድ ሰው ጋር ስንነጋገር አይን ለመታየት ከቃላት በላይ ትርጉም አለ። እውነተኛ ግንኙነት የሚጀምሩ በነገር ብቻ ሳይሆን በምናሳየው ትኩረትና ግልጽነት ነው። ሰዎችን በአይን መመልከት በራስ መተማመንንና ለአድማጫችን ያለንን አክብሮት ይገልጻል። በአይን የምናደርገውን ንክኪ እየሰማሁ ነው ወይም ሰውነቴን ነው የሚል ድምጽ የሌለው መልእክት ያስተላልፋል። አይናችን የምንሰርቅ ከሆነ ሰዎች ጥርጣሬ ሊያድርባቸው ወይ ትኩረት እንዳልሰጠናቸው ሊሰማቸው ይችላል። በአንጻሩ ረጋ ባለና ግልጽ በሆነ እይታ ሰዎችን መመልከት በመካከላችን ያለውን የፍርሃት ግድግዳ ፈርሷል። እውነትና ቅንነት መጀመሪያ የሚታዩበት በአይናችን ውስጥ ነው። እርግጥ ነው በአይን መተያየት እንደ ባህላችን እና እንደ ሁኔታው መጠን ሊያይ ይችላል። ለምሳሌ ትልቅ ሰውን በአክብሮት ዝቅ ብሎ ማየት የትህትና መገለጫ ሊሆን ይችላል። ነገር ግን በጓደኝነትና በስራ ግንኙነት ውስጥ አይን ለመተያየት ትልቅ አንባቢ መሳሪያ ነው። ስሜታችንን ደስታችንን እና ሀዘናችንን የምንናገር በአይናችን ጭምር ነው። ሰዎችን በአይን መመልከት ለምናወራው ወሬ ህይወት ይሰጠዋል። ግንኙነታችንንም ጠንካራና ትርጉም ያለው ያደርገዋል ስለዚህ እኔ ሰዎችን በአይን አይቼ ማውራት እወዳለሁ

መጀመሪያ የዝናቡ ሽታ እሰባለሁ ከዚያም በዝምታ የውሃውን ጠብታ እዳምጣለሁ። ዝናብ ለኔ ዝም ብሎ የአየር ሁኔታ ለውጥ አይደለም ምድር የምትታጠብበት አቧራው እረግቶ ትኩስ ያፈርሽታ የሚፈስበት የሰላም ጊዜ ነው። ዘናቡ ጣሪያውን ሲደብደብ የሚፈጥረው ዜማ ልዩ ነው ያኔ ነው ትኩስ ቡና ወይም ሻይ ይዞ በመስኮት በኩል ወደ ውጭ መመልከት። ትርጉም የሚሰጠው ዝናብ ሲዘንብ አለም ጋቢ ያለች ይመስለኛል ብዙ ጊዜ ያመለጠኝን መጽሐፍት ለማንበብ ወይም ደግሞ ካለፈ ህይወቴ ውብ ትዝታዎችን ለማስታወስ ዝናባማ ቀናናትን እመርጣለሁ። ዝናብ ሰዎችን ወደ ቤት ወደ ራሳቸውና ወደ ቤተሰቦቻቸው እንዲሰበሰቡ የሚያደርግ የፍቅር መጥሪያ ይመስለኛል። ያ ድባብ የሚፈጥረው ሞቅ ያለ ስሜት በቃላት ለመግለጽ ይከብዳል። ከምቾቱ ባለፈ ዝናብ ለኔ የተስፋ ምልክት ነው። ደረቅ የነበረው መሬት ሲረጥብ አዝርቱን ሲያቆጠቁጡና ተፈጥሮ ባአረንጓዴ ልብስ ስትለወጥ ማየት ትልቅ ብርታት ይሰጣል። ዝናብ ሲዘንብ አዲስ ጅምር እንዳለ ይሰማኛል አንዳንድ ጊዜ ደግሞ ሆን ብዬ ዝናብ ውስጥ መራመድ እወዳለሁ። የዝናቡ ጠብታ ፊቴን ሲነካው ጭንቀቴን ሁሉ አጥቦ የሚወስደው ያህል ይሰማኛል ዝናብ የምድር በረከት ነው። ያንን በረከት በአግባቡ ማጣጣም ደግሞ ትልቅ ጥበብ ነው። ስለዚህ እኔ ዝናብ ሲዘንብ በዝምታና በደስታ አጣጥመዋለሁ።

አይ በሚያሳዝን ሁኔታ ያን ድንቅ የእጅ ጥበብ እስካሁን አልለመድኩም። ሱራብ መስፋት ይሁን መጎንጎን ዝም ብሎ ክርና መርፌ ማገናኘት አይደለም። እያንዳንዱ ስፌት ትልቅ ትዕግስትን ትኩረትን እና ጥበብን የሚጠይቅ ተግባር ነው። እነዚያ ትናንሽ ክሮች ተያይዘውና ተሳስረው ውብ ልብስ ሲሆኑ ማየት ያስደንቀኛል። እኔ ሹራብ ለመስፋት መሞከር ምናልባት ክሮቹን አወሳስቤ ላበላሻቸው እችላለሁ። ያንን ትዕግስት ለሚጠይቅ ስራ ግን ትልቅ አክብሮት አለኝ። በተለይ እናቶቻችንና እህቶቻችን በዝምታ ቁጭ ብሎ በሀሳብ እየተጓዙ የሚያምር ሹድራፍ ሲሰሩ ማየት የልጅነት ትዝታ ያካል ነው። ያ የክሮቹ መተሳሰር፣ የፍቅርና የመረጋጋት ምልክት ይመስለኛል። እኔ መስፋት ባልችልም በእጅ የተሰሩ ሽረቦች ውጤቶችን መልበስና ውበታቸውን ማድነቅ ግን እጅግ እወዳለሁ። ዛሬ አለማችን በፋብሪካ ምርቶች ብትሞላም እንደ እጅ ስራ ያለ የልብ ሙቀት ያለው ነገር አይገኝም። ሹራብ መስፋት ለሚችሉ ሰዎች ትልቅ ስጦታ አላቸው ብዬ አምናለሁ። ምክንያቱም በገንዘብና የማይገዛውን ጊዜያቸውንና እና ጥበባቸውን ነው። ለልብስ የሚሰጡት እኔ ምናልባት መልፊና ክር መያዝ ባይሳካልኝም እንዲህ ያሉ ጥበቦችን መጠበቅና ማበረታታት ግን ይሄ ሁላችንም ድርሻ እንደሆነ አምናለሁ። ወደፊት ምናልባት ቀለል ያሉት ስፈቶችን ለመለማመድ ፍላጎቱ አለኝ፣ ስለዚህ እኔ ሹራ መስራት አልችልም።

አዎ የአትክክል ስፍራ ለኔ የነፍስን እረፍትና ከተፈጥሮ ጋር የምገናኝበት ድልድይ ነው። መሬት መቆፈር ዘር መዝራትና ያዝ የዘራነው ተክል ሲበቅል ማየት በቃላት የማይገለጥ ትልቅ እርካታ አለው። የአትክልት ስፍራ ትዕግስትን ያስተምራል አንዲት ትንሽ ዘር ተክለን ውሃ አጠጥተንና ተንከባክበን አድጋ ስታብብ ወይም ፍሬ ስትሰጥ ማየት የህይወትን ኡደት እንድንረዳ ያደርገናል። እኔ በአትክልት ስፍራዬ ውስጥ ስሆን ጭንቀቴ ሁሉ ይጠፋል ያ የአፈሩ ሽታ የቅጠሎች አረንጓዴነትና የአበቦቹ መዓዛ አእምሮን የማደስ ልዩ ሀይል አላቸው አትክልት መንከባከብ ማለት ህይወትን መንከባከብ ማለት ነው። በገዛ እጃችን ያሳደግነውን ተክል ማየት ለራስ ያለንን ግምት ከፍ ያደርገዋል። ከአእምሮ እረፍት ባለፈ የአትክልት ስፍራ ለጤናችንም ጠቃሚ ነው ትኩስና ኦርጋኒክ የሆነ አትክልቶችን ከጓሯችን አግ አግኝተን መመገብ ለሰውነታችን ብርታትን ይሰጣል እንዲሁም አካባቢያችንን አረንጓዴ በማድረግ ንጹህ አየርን እንድንተነፍስ ይረዳል ትልቅ ቦታ ባይኖረን እንኳን በረንዳ ላይ በዲስት ውስጥ አበቦችን ወይም ቅመማ ቅመሞችን ማሳደግ ቤታችንን ወደ ገነትነት ይለውጣል የአትክልት ስራ ሰውንና ምድርን የሚያገናኝ የፍቅር ሰንሰለት ነው ስለዚህ እኔ የአትክልት ስፍራ መስራት እና ከተፈጥሮ ጋር መገናኘት እወዳለሁ።

አዎ ያንን ደስ የሚል የቡና ድምጽና ማዕዛ እያጣጣምኩ መፍጨት ለኔ የዘውትር ትዝታዬ ነው። ቡና መፍቸት ዝም ብሎ ስራ አይደለም በኢትዮጵያውያን ቤት ውስጥ የሰላም የፍቅርና የቡና ቁርስ ወሬ የመጀመሪያ እንጂ። በዘመናዊ መፍጫዎች ሰከንድ ባልሞላ ጊዜ ውስጥ ቡና መፍጨት ቢቻልም በባህላዊ ሙቀጫና ዘነዘና የሚፈጨው ቡና ግን ጣዕሙ ሌላ ነው። ያ የዘነዘናው ድምጽ ከጎረቤት ሲሰማ ቡና እየተፈላ ነው የሚል የምስራች ያበስራ። ቡናውን ስንፈጭ የምናገኘው ያ ትኩስ ማዕዛ ቤቱን ሲሞላው ድካማችን በሙሉ በሰከንድ ውስጥ ይጠፋል። ቡናው ልክ እንደ ቄትቅ ሳይሆን በአግባቡ ተተክሎ ተከክሎ ሲፈጭ ለቡናው በጣም ጥራት እና ለጀበና አወጣጥ ልዩ ሚና አለው። ቡና መፍጨት ታጋሽነትን እና ጥንቃቄን የሚጠይቅ የእጅ ጥበብ ነው። ቡና ሲፈጭ የሚፈጠረው ድባብ ሰዎችን ሰብሰብ ያደርጋል እናቶቻችን ቡናውን እየፈጩ ጎረቤት የተጠራራ የሚደረገው ጨዋታ። በአለማችን ላይ የሚገኝ ትልቁ ህክምና ይመስለኛል። ያ መዓዛ የአንድነትና የደግነት ምልክት ነው። ዛሬ ላይ በስራ ብንወጠርም ቅዳሜና እሁድ ጠዋት ቡናን በገዛ እጃችን ፈጭተን ስናፈላ የሚሰጠን እርካታ ከንም ጋር ከምንም ጋር አይወዳደርም። ቡና መፍጨት ማለት ቀኑንን በፈገግታ ለመጀመር የሚደረግ ዝግጅት ነው። ስለዚህ እኔ ቡና መፍጨት እና ያንን ድንቅ ማዕዛ ማሽተት ልትወዳለሁ

አዎ አቧራ ለጤናዬ መሆን ለስራዬ አካባቢ ትልቅ ተግዳሮት ነው። አቧራ ዝም ብሎ በአየር ላይ የሚንሳፈፍ ቆሻሻ ብቻ አይደለም። ሳናውቀው ወደ ውስጥ የምንተነፍሰውና በረጅም ጊዜ ጤናችንን ሊያናጋ የሚችል የማይታይ ጠላትም ጭምር ነው። ለኔ አዋራ በተለይ ያለርጂና የበተንፈሻ አካላችን ችግር ይቀሰቅሳል። በአቧራማ አካባቢ ስንቆይ ማስነጠስ አይን ማሳካክ እና የራስ ምታት ሊሰማን ይችላል። ሌላው ባለፈ ደግሞ አቧራ በቤታችን እና በቢሮአችን ውስጥ ባሉ የኤሌክትሮኒስ እቃዎች እና የቤት ቁሳቁሶች ላይ በማረፍ ንጽህናን ያጓድላል። እቃዎችን ያበላሻል አቧራ ባለበት ቦታ ሙሉ ትኩረት ተሰጥቶ መስራት ይከብዳል። ስለዚህ ንፁህና ከአቧራ የጸዳ አየር መተንፈስ ለስራ ተነሳሽነትና ለሰውነት ብርታት እጅግ አስፈላጊ ነው። አቧራን ቡድኑ በሙሉ ማስወገድ ባይቻልም ተጽዕኖ ግን መቀነስ አካባቢያችንን ዘውትር በእርጥብ ቸርክ ማስዳት በንፋስ ውስጥ መስኮቶቹን መዝጋት እና አስፈላጊ ሲሆን ጭንብል ማስክ መጠቀም። መፍትሄ ናቸው እኔ ለንጽህና ትልቅ ቦታ ስለምሰጥ አባረም እንዳይጠራቀም ዘውትር ጥንቃቄ አደርጋለሁ። ንጹህ አየር ባለበት ቦታው አእምሮአችንን ያደርጋል ሳንባችንን በነጻነት ይዘነፍሳል። ራስን ከአቧራ መጠበቅ ራስን ከመታመም መጠበቅ ነው። ስለዚህ አዋራ ለኔ ችግር ይፈጥርብኛል ለዚህም ነው ንጽህናን የማስቀድመው

አዎ ታሪክ መናገር ብቻ ሳይሆን ታሪክ ውስጥ መኖር እወዳለሁ። እኔ የሶሻል ሳይንስ ተማሪ እንደመሆኔ መጠን ታሪክ ለኔ ዝም ብሎ ያለፈ ዘመን ትዝታ አይደለም ታሪክ የሰው ልጅ ማንነት የጥበብ ምንጭ እና የወደፊት ጉዞአችን መሪ መብራት ነው። ታሪክ ስንተርክ ከየት ስልጣኔዎችን የጀግኖችን ተጋድሎና የማህበረሰባችን እሴቶች ህያው ያደርጋሉ። እንደ ሶሻል ተማሪነቴ አንድ ታሪክ ስናገኝ ምክንያቱንና ውጤቱን መልመድ ደስ ይለኛል። ለምን እንዲህ ሆነ ያ ክስተት ዛሬ ላለንበት ህይወት ምን ትርጉም አለው ብሎ መጠየቅ የዘውትር ልማዴ ነው። ታሪክ መንገር ማለት ለትውልድ እውቀትን ማስተላለፍ እና የቆዩ ስህተቶች እንዳይደገሙ ትምህርት መስጠት ነው። እያንዳንዱ አሮጌ ቅርስና እያንዳንዱ የቆየ ጽሁፍ በውስጡ የሚደነቅ ታሪክ ይዟል። ታሪክ መናገር ሰዎችን የማቀራረብ ሀይል አለው። ሰዎች በታሪክ ውስጥ የራሳቸው ማንነት ፍለጋ ያደርጋሉ። እኔ ደግሞ ያንን ታሪክ በሚያምር ቀራረብ በማስረጃና በዛሬ ህይወት ውስጥ በሚታይ ፋይዳ አዋዝቼ ማውራት ወዳለሁ። ታሪክ መውደድ ማለት ስርን መውደድ ነው። ስሩን የማያውቅ ዛፍ ደግሞ ቅርንጫፉ ሊፋፋ አይችልም። እኔ የታሪክን ገጾች እየገለጥኩ ለሰዎቹ አዲስ እይታ መስጠት ሙያው ቢርከታ እርካታዬ ነው። ስለዚህ እኔ ታሪክ መንገድና ማውጋት በጣም እወዳለሁ

አዎ በሚገባ ካሜራ የህይወቴን ዉብ ታሪኮች የምሰንድበት ይዲግታል ማስታወሻዬ ነው። ዛሬ ስልክ መያዝ ማለት ፕሮፌሽናል ካሜራን በኪስ ይዞ መዞር ማለት ነው በማንኛውም ሰዓትና ቦታ የሚከሰቱ ድንቅ አጋጣሚዎችን በአንድ ንክኪ ማስቀረጽ መቻል ትልቅ እድል ነው የስልክ ካሜራን የምጠቀመው ዝም ብዬ ፎቶ ለማንሳት ብቻ አይደለም፣ ያንን ስሜት እና ያንን ቅጽበት ለዘላለም ለማቆየት ጭምር ነው። የጓደኞች ሳቂ የተፈጥሮ ዉበት ወይም ደግሞ አንድ የማረከኝን የኔ ከተማ እይታ በካሜራዬ ሲቀለስ ጥልቅ ቀጥዬ ይሰጠኛል ቴክኖሎጂው እየደገ በመምጣቱ አሁን ላይ በስልካችን የምናነሳቸው ምስሎች ጥራት እጅግ አስደናቂ ነው ፎቶግራፍ ማንሳት አለምን በሌላ እይታ እንድንመለከት ያደርጋል ታናንሽ ነገሮች ሳይቀሩ በካሜራ ሌንስ ውስጥ ሲታዩ የተለየ ውበትና ትርጉም ይኖራችኋል ከመዝናኛ ባለፈ የስልክ ካሜራ ለስራና ለመረጃ ለውዉጥም እጅግ አስፈላጊ ነው። ሰነዶችን በፍጥነት ለመቅዳት ጠቃሚ መረጃዎችን ለማስቀመጥ እና ለምንወዳቸው ሰዎች አለንበት ሁኔታ በምሰል ለማጋራት ካሜራችን ቀዳሚ መሳሪያ ነው እኔ ፎቶግራፍ ሳነሳ ጊዜን ለጥቂት ሰከንዶች ያቆምኩት ያህል ይሰማኛል ከአመታት በኋላ ወደኋላ ተመልሰን እነዚያን ምስሎች ስናይ ካሜራችን ምን ያህል ውድ የሆኑ ትዝታዎችን እንደጠበቀልን እንረዳለን ምስል ከሺህ ቃላት በላይ ይናገራል የሚባለው ለዚህ ነው ስለዚህ የኔ የስልክ ካሜራዬን በደስታ እጠቀማለሁ

ያ ለምንም ጥርጥር ቡና የሚል መልስ ነው የሚኖረኝ። ቡና ለኔ ዝም ብሎ የምጠጣ አይደለም የጧት ብርሃን የስራ መጀመሪያ እና የሀሳብ መሰብሰቢያ ጥበቤ ነው። ያ የጅበናው በጣም ከኢትዮጵያዊነት ማንነታችን ጋር በጥብቅ የተቆራኘ የፍቅር ቃል ኪዳን ይመስለኛል። ቡና የሚመረጠው ከመዓዛ ጀምሮ ነው። ገና ስቆላ የሚወጣው ያ ትኩስ ጠረን አእምሮን የማንቃት አስማታዊ ሀይል አለ። ጠዋት ላይ አንድ ሲኒ ቡና መለጣት ቀኑን በሙሉ በንቃት እንደንጓዝ ብርታት ይሆናል። ሻይ የራሱ የሆነ ቅዝቃዜና እርጋታ ቢኖረውም። ቡና ግን በወስጡ የያዘው ሀይልና ጥልቀት ለኔ ይበልጥ ይስማማኛል። በስራ መካከል የሚወሰድ የቡና እረፍት። ደግሞ የፈጠራ አቅምን ያድሳል። ቡና መጠጣት ማለት ራስን ለታላቅ ውጤት ማዘጋጀት ማለት ነው። ከግል ጥቅሙ ባለፈ ቡና ሰዎችን የማቀራረብ ትልቅ ተሰጥኦ አለው። የቡና ስነ ስርዓት በቤታችን ሲደረግ የሚፈጠረው ወዳጅነትና ጨዋታ በሻይ ግብዣ ላይ ከሚኖረው ድባብ ይለያል። ቡናና ሰላም አይለየን እንደሚባለው ቡና አብሮነትን ያጠነክርሃል። ያ ጥቁርና መራራ ጣዕም በስኳርም በጨው ሲታጃ የሚሰጥ ወርቃታ። ለኔ ከምንም በላይ ነው ቡና ማለት ታሪክ የሚወራበት ሀሳብ የሚፈልቅበት እና ወዳጅነት የሚታደስበት የህይወት ቀለም ነው። ስለዚህ እኔ ቡናን ከምንም በላይ እመርጣለሁ

አዎ ምክንያቱም ድምጽ ከጽሁፍ በላይ ነፍስ አለው የሚል ይሆናሉ በቴክኖሎጂ በረቀቀበት በዚህ ዘመን የድምጽ መልእክት መላክ ሀሳባችንን በፈጣን እና በጉልት ስለሆነ ሁኔታ ለምንወዳቸው ስቴት የምንደርስበት ድንቅ መንገድ ነው። አንዳንድ ጊዜ ጽሁፍ የማይገልጻቸው ብዙ ስሜቶች አሉ። በድምጽ መልእክት ውስጥ ግን የሳቃችን ዜማ የድምጻችን ቅላጼ እና የስሜታችን ጥልቀት አብሮ ይተላለፋል። ለሰው ልጅ የድምጽ ንክኪ ትልቅ ትርጉም አለው። በስራ ብንወደድ እንኳን አጭር የድምጽ መልእክት መላክ ከረጅም የጽሁፍ መልእክት ይልቅ ጊዜን ይቆጥባል መልእክቱን የሚበልጥ ይቀራረባል። እኔ የሰዎችን ድምጽ መስማት እና የራሴን ድምጽ ማጋራት እወዳለሁ። ምክንያቱም ድምጽ በመካከላችን ያለውን ርቀት አጥፍቶ በአካል የተገናኘን ያህል ስሜት ይፈጥራል። በተጨማሪም የድምጽ መልእክት የተሳሳቱ አመለካከቶችን ይቀንሳል። በጽሁፍ ሲሆን በስህተቶች ሊረዱኝ የሚችሉ ሀሳቦች በድምጽ ሲሆኑ ግን ግልጽነት ይኖራቸዋል። መንገድ ላይ ስንሆን ወይን እጃችን በስራ ሲጠመድ የድምጽ መልእክት ምርጥ ረዳታችን ነው። ቃላት ብቻ ሳይሆኑ በቃላቱ መካከል ያለው ትንፋሽ እና ቆይታም የራሱ ታሪክ አለው። የድምጽ መልእክት መላክ ማለት ለሰዎች ትኩረታችንን እና ትክክለኛ ማንነታችንን መስጠት ማለት ነው። ስለዚህ እኔ የድምጽ መልክ መጠቀምና መስማት እመርጣለሁ።

እኔ የምትወደው ምግብ ምንድነው ብዬ ስጠይቅ ያ ለምንም ማመንታት ጥብስ ነው የምለው። ጥብስ ለኔ ዝም ብሎ የምግብ አይነት አይደለም የደስታ የግብዣ እና የጥሩ ትዝታዎች መጀመሪያ እንጂ ያ በጋ ብረት ላይ የሚሸረሸረው ስጋ ድምጽ እና መዓዛው ብቻ የምግብ ፍላጎትን የመቅስቀስ አስማታዊ ሀይል አለው። የጥብስ ውበቱ ባዘገጃጀቱ ላይ ነው በሽንኩርት በቃሪያ እና በቂቤ ተቁሏልቶ በሩዝ መሪ ወይም በመቅመቆ መዓዛ ታጅቦ ሲቀርብ ያለው ለዛ። ልዩ ነው። አንዳንዶች ለስላሳውን የለመለመ ጥብስ አንዳንዶች ደግሞ ጠንከር ያለውን ድርቅ ጥብስ ይመርጣሉ እኔ ግን ያ ላይ እንደጋለ ወርዶ በከሰል ፍም እየተንከለከለ የሚቀርበው የሸክላ ጥብስ ከምንም በላይ እመርጣለሁ። በንጹህ እንጀራ ተጠቅልሎ በሚለበለበው አዋዜ በሚያቃጥል ሰናፍጭ ታጅቦ ሲበላ የሚሰው እርካታ በቃላት አይገለጽም። ጥብስ በሀገራችን ባህል የክብር ምግብ ነው እንግዳ ሲመጣ ባዓላት ሲከበር ወይም ልዩ ደስታ ሲገጥመን መጀመሪያ ወደ አምራችን የሚመጣው ጥብስ ነው። ሰዎች በማዕዱ ዙሪያ ተሰብስበው እያወጉና የተሳሰቁ ጥብስ ሲመገቡ ማየት አብሮነትን ያሳያል ያ መዓዛ ቤቱን ሲሞላው የፍቅርና የሰላም ደባብ ይፈጥራል። ጥብስ መመገብ ማለት ራስን ማድነቅ እና ከወዳጅ ዘመድ ጋር ውብብ ጊዜን ማሳለፍ ማለት ነው። እያንዳንዱ ጉርሻ የራሱ የሆነ ታሪክ እና ጣዕም አለው። ስለዚህ የኔ ምርጫ ሁልጊዜም ጥብስ ነው።

አዎ ምክንያቱም የሻማ ብርሃን ለነፍሴ ሰላም ይሰጣል። ሻማ ማብራት ዝም ብሎ ጨለማ ለማሸነፍ የሚደረግ ተግባር አይደለም በውስጣችን ላይ ያን የሆነ ጭንቀት። አብርዶ በዙሪያችን ረጋ ያለ ማራኪ ድባብና የመፍጠር ጥበብ እንጂ። የሻማን ነበልባል ሲወዘውዝ ማየት የራሱ የሆነ ዜማ አለው። የኤሌትሪክ መብራቶች አትፍተን በሸማ ብርሃን ብቻ ስንሆን አለም ጋብ ያለች ይመስለኛል። ያን ጊዜ ነው ሀሳባችንን ሰብሰብ አድርገን ማሰብ መጸለይ ወይም መጽሐፍ ማንበብ የምንችለው። በተለይ ማዕዚያ ያላቸው ሻማዎች ቤቱን በጣፋጭ ጠረን ሲሞሉት ድካማችን በሙሉ ተኖ ሲጠፋል። ሻማ ትግስትን ያስተምራል። ራሱን እያማማ ለሌሎች ብርሃን እንደሚሰጥ ሁሉ እኛም በህይወታችን የፍቅርና የደግነት ብርሃን እንድንሆን ያስታውሰናል። ሻማ ለየት ያሉ አጋጣሚዎችን ይበልጡ ውብ ያደርጋችኋል። በልደት በዓላት በሮማንቲክ ራቶኝ በጸሎት ሰዓት የሸማ መኖር ልዩ ትርጉም አለው። ያ ደብዘዝ ያለ ብርሃን በሰዎች መካከል የመተማመንንና ቅርበትን ይፈጥራል። አንዳንዴ በስራ ብንወጠርም ምሽት ላይ ለጥቂት ደቂቃዎች ሻማ አብርቶ በዝምታ መቀመጥ። አእምሮአችንን እንደገና ለማደስ ይረዳል። ሻማ ትንሽ ብርሃን ቢኖረው በትልቅ ጨለማ ውስጥ ግን ትልቅ ተስፋ ሆኖ ይታያል። ስለዚህ እኔ ሻማ ማብራት በብራህኑ ውስጥ መመሰጥ እወዳለሁ

የአለም ማመንታት ክትፎ ነው የሚለው ክትፎ ዝም ብሎ ምግብ አይደለም የጥበብ የለዩ ጣዕም እና የክብር መግለጫ አንቺ ያ በጥንቃቄ ተመርጦ የተከተፈ ቀይ ስጋ ከንጹህ የላምቅቤና የሚለበልብ ሚጥሚጣ ጋር ሲዋሃድ የሚፈጥረው ማዐዛ ማንኛውንም የምግብ ፍላጎት የመቀስቀስ ሀይል አለው። የክትፎ ውበቱ በቅመማቅሞቹ ላይ ነው ያ የኮረሪማ ማዓዛ ቤቱን ሲሞላውና ቅቤው በቃል ምጣድ ላይ ሲቀልጥ የሚፈጥረው ድባብ ለየት ያለ ነው። እኔ በተለይ ክትፎ በለብ ለብ ሁኔታ በደንብ በደረቀ ቆጮና በአይብ ታጅቦ ሲቀርብ ከምንም በላይ እመርጣለሁ። ጎመን ክትፎውን እና ካሮቱ ደግሞ ተጨማሪ ውበትና ለዛ ይሰጥሃል። ክትፎ መመገብ ማለት አንድን ትልቅ የባህል እሴት ማጣጣም ማለት ነው። እያንዳንዱ ጉርሻ በውስጡ የያዘው የቅቤው ልስላሴና የሚጥሚጣው ቅመም ለምላሳችን የሚሰጥ እርካታ ወደር የለውም። በሀገራችን ባህል ክትፎ ትልቅ ቦታ የሚሰጡ የክብር ምግብ ነው። በተለይ እንደ መስቀል ባሉ በዓላት ላይ ቤተሰብና ወዳጅ ዘመድ ተሰብስበው ክትፎ ሲበላ የሚፈጥሩ ፍቅርና አንድነት ልዩ ነው። ክትፎ የደግነትና የለጋስነት ምልክት ነው። እንግዳን በክትፎ ማስተናገድ ትልቅ ቦታ ሰጥቼሃለሁ እንደማለት ነው። ያንን ለስላሳ ስጋ በቆጮ ቆንጥሮ ሲጎርሱት የሚሰማው እርካታ የኢትዮጵያዊነትን ለዛ በደንብ ያስታውሰናል። ክትፎ የጣም ብቻ ሳይሆን የልብ ምግብ ነው። ስለዚህ የኔ ምርጫ ሁልጊዜም ክትፎ ነው።